ቀትር ምን ትመገባለህ ለሚለው እንግዲህ ያው በእኛ እንግዲህ ቀትር የምንለው ምሳሳት ላይ ነው ስድስት ሰዓት ሰባት ሰዓት እንደዚህ ሰአቶች ናቸው ቀትር የምንላቸው። እንግዲህ ቀትር ላይ ሙቀት ስላለው በተለይ እንደ ኢትዮጵያ ላይ ያሉ ሁኔታዎች የተለያዩ የአየር ሁነቶች አሉ በጣም ቀዝቃዛ አለ ሞቃታማ አለ። ቀትር ላይ ግን ያው ትንሽ እንግዲህ አብዛኛውን ሰዓት ሞቅ የሚልበት ሰዓት ነውና። መካከለኛ ቀዝቀዝ ያሉ ምግቦች ተሰርተው ትኩስ ያልሆኑ የሆነ ትንሽ ትንሽ ትንሽ ሰአቶች ደቂቃዎች የቆየ መሆን አለባቸው። ከዛ መካከለኛ በጣም ያልቀዘቀዙ በጣም ያልሞቁት መካከለኛ ሲሆን እዚያ ምግቦችን እንመገባለን። ሌላምን ምን ትመገባለህ የሚለውን እንግዲህ? በተለይ ከምሳ በኋላ የሆነ ፍራፍሬ ነገር። ነው የሚጠጡ ነገሮች ቀዝቀዝ ያሉ የሚጠጡ ነገሮች ተለያዩ ነገሮች ምግቦችም አሉ እንግዲህ። ለነሱ ነው የምንመገበው በብዛት ፍራፍሬ ቢሆን ይመረጣሉ። ለምሳሌ ምግብ ተበልቶ አንድ ፍሬ ወይ ሁለት ፍሬ ወይ ሶስት ፍሬ እንዲዳቅማችን ያለና ፍራፍሬ ጣል አድርገን ከቻልን አብረን ሰርተን ከወጡ ጋር ከእንጀራ ጋር አብረን መመገብ። ካልቻልነው ደግሞ ያው እንግዲህ አጥበን ምናምን አዘጋጅተን ከምግብ ከምሳ በኋላ ደግሞ መመገብ እሱን በጣም ወሳኝ ነገር ነው። እና በዚህ ልክ ነው እና ቀተር ላይ ቀዝቀዝ ያሉ ምግቦችን ለሙቀት ለምንም አሪፍ ስለሆነ። ቀስለን እንመገባለን እሱ ነው ያለው ነገር። ሌሎች ምግቦች ይኖራሉ እንግዲህ በጣም ብዙ ሰው እንደ ምርጫው ይመገባል። እኔ ደግሞ እንግዲህ ቀተር ላይ የምመገባቸው እነዚህን ምግቦች ነው ቀዝቀዝ ያሉ። በጣም እንትን ያላሉ በቃ ለሰውነት ተስማሚ ሀሙቀት ጋር ይኸው በጣም እንደሞቀ ያለውን ነገር በዛ ልክ ነው የምመግበው። እኔ እንግዲህ እና የተለያዩ ምግቦችን እያቀያየርኩ እመገባለሁ። ዛሬ ሌላ ነገ ሌላ ያው ቀስ ያደረገና ቤት በፈቀደው ቤት በለው ውስጥ አቅም በፈቀደው ልክ ማለት ነው። በዛ ልክ ነው እየተመግብን ያለውን። ቀጥል ደግሞ እያሻሻልን እንግዲህ ያው ተላይ መረጃዎችን እያየን የሚያስፈልጉትን ነገሮች ለመመገብ እሞክራለሁ እንግዲህ። ከእኔ ጋር ያለው መረጃ እንግዲህ ይሄ ነውና ቀጣይ ደግሞ እናሻሽለው። መረጃ

የድርጅት ዝግቶችን ትሳተፋለህ የሚል ነው የመጀመሪያው ጥያቄ አሪፍ ነው ደስ ይላል እንግዲህ የድርጅት ዝግጅቶችን ትሳተፋለህ የሚለው ጥያቄ። የተለያዩ ድርጅቶች የተለያዩ ዝግጅቶችን እያካሄደ ያሉ እንግዲህ እያንዳንዱ ድርጅት የራሱ አላማ አለው። ቀደም ብለን እንዳነሳነው የተለያዩ ተልእኮ ራኢ ያለው። እንግዲህ አንድ አንዱ ልማት ነው አንዳንዱ የጤና ተኮር ነው አንዳንዱ የመንገድ ጋር ተያያዘ ነው አንዳንዱ ከተማ ጋር የተለያዩ መንገዶችን የመስራት የተያያዘ ነው። እንግዲህ የማዳ ድርጅቶች ጋር እንግዲህ እሳተፋለሁ ቀጣዩን ልሳተፍ እችላለሁ ግድ በመጡ ነገሮች ፈቃደኛ ነኝ። በተለይ የጤና ድርጅቶች ጋር እንግዲህ እሳተፋለሁ። በበጎ አድራጎትም መልክ ነው እንግዲህ አብዛኛውን የምሳተፈው ያው ህዝብን ህፃናትን ለማገልገል ነው። ወገን ለማገልገል ነው። የተለያዩ ዘመቻዎች ይመጣሉ የመድሃኒት ስጦታዎች ለህዝብ የሚሰጡ መድኃኒቶች አሉ ከእነሱ ጋር የጤና ባለሙያዎች ጋር ይመደባሉ። እነሱ ጋር እኛ እንግዲህ እንደ ተሳትፎ ነው እንደ በጎ አድራጎት ነው። አብረን የምንሳተፈው እና ሁሌም እሳተፋለሁ እነሱ ጋር እና ደስ ይላል እንግዲህ የተለያዩ መድኃኒቶች መስጠት ለዜጎች ለተቸገሩበት ነገር። በተለይ ለህፃናት ምናምን መስጠት እንግዲህ ህፃናት ከትንሽነታቸው አንስቶ የተለያየ በሽታ እንዳያጠቃቸው። ከፍ ሲሉም ያበሽታ አብሮ አድጎ የተለያየ ነገር ለአእምሮ ድክመት። ለአካል የተለያየ አካለ ስንፈቶች ለመልፈስፈስ የተለያዩ አካላ መልፈስፈስ እንዳያጋጥማቸው የተለያዩ መድሃኒት በየአይነት ይመጣሉና። እነሱን ተከታትሎ አብሮ አንድ በአንድ በየቤቷ እየዞርን የመስጠት አቅም አለ እሱ በጣም ትልቅ ደስ የሚል የሞራል ተነሳሽ ነሽ ያለው ስራ ነውና እነሱ ጋር በጣም ብዙ ጊዜ እሰራለሁ ደስ ይለኛል። ያው እንግዲህ በተመርኩበት ደረጃም እንዳለ ነው ግን ይሄ ደግሞ ደስ ይላል እንግዲህ ጤና ነገር እንግዲህ ከሁሉም ቀዳሚ ጤና ነው እና ሰው ጤና ሲኖረው ነው ሁሉንም ነገር ማድረግ የሚችለው። እና የጤናውን ዘርፍ በጣም እኔ ደስ እንደሚለኝ አውቃለሁና ከእነሱ ጋር ሁለት ሶስት ጊዜ ሰርቻለሁ። ጥሩ አመርቂ ውጤትም እያየሁበት ነው ለነሰራሁት ደስ ይላል። እንግዲህ የተለያዩ ዝግጅቶችን በሚለው ስር የድርጅቶች ከጤና ጋር ነው እንግዲህ የሚሳተፈው እኔ ለህፃናት በተለይ ከአምስት አመት በታች። አይቶ ደግሞ እንግዲህ በሽታው ከፍ የሚል አይነት ከሆነ አካባቢው ተጠንቶ የሚበዛበት ከሆነ እስከ አስር አመት ሜዳ ላይ እስከ አስር አመት ያሉ ህፃናቶችን የተለያዩ መድኃኒቶች ይሰጣሉ ቅድመ ክልክል ካሉ ቅድመ መከላከል የሚባል ነገር አለ። እነሱ የተለያየ ወባ በሽታዎች የተለያዩ ወረችሽኝ በሽታዎች እንዳይከሰቱ በጣም አሪፍ ነው የሚሆነው ወቅት ጠብቆ በተለይ እኛ ክረምት ከገባ በኋላ አዲስ አመት በኋላ መስከረም ጥቅምት ህዳር አካባቢ የተለያዩ በሽታዎች ስለሚነሱ እነሱን በጣም ያስፈልጋሉ። ክረምት ላይ የተለያዩ የሚረጩ መድኃኒቶች አሉ ቤቶች የሚጸዱ እነሱ እነሱን የሚያስፈልጋል ያው እነሱ ግን በጎ አራጎትም በበጎ አራጎት የጤና ባለሞያዎች እንዳሉ እኛ በበጎ በበጎ አድራጎት መልክ ነው የምንገባው እና። ነው የምናካሄደው ብዬ ነው የማስበው። እና ሌላም እንግዲህ ሌላ ድርጅቶችም ይኖራሉ። ይቺን ይኖራሉ ግን በአብዛኛው በአብዛኛው ያለው ይሄ ነው። ድርጅቶች ድርጅቶች ጋር የምንሰራው ነገር የጤና ተቋም ነው የምሰራው። ደስ ይለኛል እሱ ብዙ ጊዜ ሰርቼዋለሁ። አሪፍ ነው እንግዲህ ለህፃናቶች በጣም ትልቅ አስተዋጾ አለሁ ብዬ አስባለሁ እኔ። እና ደስ የሚል ነው ህፃናቶችን በተለያየ መልኩ ለማሳደግ እንዲፋፉ አእምሯቸውን እንዲያድግ አእምሮ እየቀነጨረ አእምሮ እንዳይኖራቸው ትልቅ አሁን የአስተሳሰብ አድማስ እንዲኖራቸው ትልቅ አሪፍ መፍትሄ ነው የሚሆነው። እና እሱ ደስ የሚል ነገር ነው ያለው። አሪፍ ነው። ዘመቻውም ዘመቻውም እንግዲህ የሚካሄደው ሁልጊዜም አይደለም በአመት ቢያንስ ሶስት ጊዜ ምናምን አንድ ጊዜ ምናምን ነው የሚካሄደው እና። ሁለት ጊዜ ሶስት ጊዜ ምናምን ያው እንደታየ እንደወቅቱ ምናምን ነው የሚካሄደው እና። እሱ ጋር አሪፍ ነው። የበጎ አራጎትም እኔ እሰራለሁ እሳተፋለሁ በቃ ደስ ይለኛል። ሌሎች ፕሮጀክቶችም ይኖራሉ እንግዲህ ቀስ እያልን ደግሞ እንገባለን ብዬ አስባለሁ። ለመንገድ ስራዎችም አሉ አካባቢያችን እሱ እሱም አለ ቀስ እያልን ደግሞ እንግዲህ እሳተፋለው ብዬ አስባለሁ እንደኛ አለኝ ፍላጎት አለኝ ብዬ አስባለሁ እንግዲህ